"ኮምፒውተር መጠቀም ትችላለህ?" ብለህ ለጠየከኝ ጥያቄ አዎ በኮምፒውተር ነው አብዛኛውን የቀን ለቀን ስራዎቼን የምሰራው። በእነዚህ ኮምፒውተሮች የቢሮ ስራዎችን፣ የተለያዩ የጽሁፍ ስራዎችን፣ የቪዲዮ እና የመስመር ላይ ስራዎችን በዚህ አማካኝነት ነው በኮምፒውተር የምሰራው ማለት ነው። ቀን በቀን ስራዎቼን የማከናውነው በእነዚሁ በኮምፒውተር በታገዘ ስራ ነው። ስለዚህ ጽሁፎችን ማዘጋጀት የተለያዩ ሪፖርቶችን ማዘጋጀት የፔሮል በኤክሴል ላይ እነዚህን መስራት እና የመሳሰሉትን ስራዎች በኮምፒውተር ላይ ነው የምንሰራው ማለት ነው። እንደዚህ አይነት ጥያቄ ስለጠየከኝ አመሰግናለሁ። ሌላ ጥያቄዎች ካሉህ ለመመለስ ዝግጁ ነኝ።

ልደትህን እንዴት ታከብረዋለህ? ብለህ ለጠየቀኝ ጥያቄ ምላሽን ለመስጠት ነው። ልደቴን የማከብረው በአመት በጥር ጥቅምት ስድስት ላይ ነው የማከብረው እንዲሁም የተለያዩ ዝግጅቶችን በማዘጋጀት ከቤተሰቦቼ ጋር በመሆን በአንድ ላይ ሆነን ነው የምናከብረው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ስለጠየከኝ በጣም አመሰግናለሁ።

የምትወደው መክሰስ ምንድነው? ብለህ ለጠየከኝ ጥያቄ እኔ የምወደው መክሰስ ጨጨብሳ ይባላል። እሱም የኢትዮጵያ የባህላዊ የምግብ አሰራር ነው። እሱ በተለያዩ በዱቄት የተሰራ ቂጣ ተሰርቶ እሱን በቅቤና በዘይት አንድ ላይ በማሸት የሚሰራ ነው። በጣም ተወዳጅና ኢትዮጵያ ውስጥ በዚህን ሰዓት በጣም ተወዳጅና ለመክሰስ የሚሆን የምግብ አይነት ነው ማለት ይቻላል። ስለዚህ እንደዚህ አይነት ምግቦችን ባህላዊ የሆኑትን ጨጨብሳን ጨምሮ ማለትም እሱን በተለየ ሁኔታ እንደ መክሰስ እጠቀመዋለሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እወዳለሁ። ጨጨብሳ ለኔ በጣም ጥሩና የምወደው ነው። ከሻይ ጋር በማድረግ እንደመክሰስ እጠቀመዋለሁ። እንደዚህ አይነት ጥያቄ ስለጠየቅከኝ በጣም አመሰግናለሁ። ቀጣይ ጥያቄዎች ካሉ ለመመለስ ዝግጁ ነኝ።

ቀልድ መናገር ትወዳለህ ብለህ ለጠየቀኝ ጥያቄ አዎ? ቀልድ በጣም ነው የምወደው ኤንድ በአብዛኛው ጊዜ የሚያስቁ የሚያዝናኑ ትምህርታዊ አዘል የሆኑ ቀልዶች ደስ ይሉኛል። እንዲሁም ሰዎችን ፈገግ የሚያሰኙ ቀልዶች እዚህ በሀገሬ በኢትዮጵያ ማለት ነው በጣም የታወቀ ነው። ምክንያቱም በትምህርት በመዝናኛ ቦታዎች እንዲሁም በጓደኝነት የጨዋታ ቦታዎች እንደዚህ አይነት እንትኖች የቀልድ ንግግሮች የተለመዱ ናቸው። ሰዎችን ፈገግ ለማሰኘት ትኩረት እንዲሰጡ የተለያየ መልእክቶችን ለማስተላለፍ በጣም ጠቃሚ ነው ማለት ነው። ስለዚህ እንደዚህ አይነት ቀልዶች አባባሎች ከባህል በ ወደ ባህል ከሰዎች ወደ ሰዎች እየተላለፉ ከድሮ ጀምሮ የመጡ ናቸው። እነዚህ በጣም ጠቃሚዎችም አሉ ጎጂ ቀልዶችም አሉ ማለት ነው። ስለዚህ እንደዚህ አይነት ቀልዶችን በመናገር በማስተላለፍ ትምህርታዊ አዘል መልእክቶችን ለማስተላለፍ ስለሚጠቅም። እንደዚህ አይነት ጥያቄዎችን ለመመለስ ዝግጁ ነኝ አመሰግናለሁ።

ሽቶ ትጠቀማለህ ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነው። አዎ ሽቶ እጠቀማለሁ አብዛኛው ጊዜ ሽቶ እኔ የምጠቀመው ስራ ቦታዎች በሚሄድበት ቀን። ቤተክርስቲያን በሚሄድበት ቀን እንዲሁም ልዩ ዝግጅቶች ባሉበት ቀን እንደ ሰርግ። መልስ የምርቃት ጊዜ የግራጁዌሽን ጊዜ ማለት ነው። እንደዚህ የመሳሰሉ ቀናቶች ላይ ሽቶ እጠቀማለሁ። ሽቶ በጣም ጥሩ ነው ጥሩ ጠረን ይሰጣል። ጥሩ የሰውነት ሽታ ያመጣል ስለዚህ ሽቶ መቀባት በጣም ያስደስተኛል በጣም እወዳለሁ። ሽቶ በአለም አቀፍ ደረጃም ቢሆን ብዙ ሰዎች ሽቶን ይጠቀማሉ ሽቶ ይወዳሉ። ሽቶ የማይወድ ሰው የለም ማለት ይቻላል። ሽቶ ጥሩ ጠረን ይሰጣል። ለሰዎች ብዙ ጊዜ እንደ ስጦታም ይሰጣጣሉ ሽቶ። ትልቅ ክብር ያለው ትልቅ ዋጋ ያለው በመሆኑ። ሽቶ አስፈላጊ ነው ብዬ እገምታለሁ። እንደዚህ አይነት ጥያቄ ስለጠየከኝ። አመሰግናለሁ። እሺ

የጠዋት እለታዊ ተግባር ምንድነው? ለሚለው ጥያቄ ምላሽ ለመስጠት ነው አዎ እሺ በመጀመሪያ ከጧት ከእንቅልፌ ከመነሳቴ በፊት እንቅልፍ ከእንቅልፌ እነሳለሁ ከዛ በኋላ ወደ ሽንት ቤት እሄዳለሁ ከዛ በኋላ ፊቴን እታጠባለሁ ጺሜን ማስተካከል ካለብኝ ጺሜን አስተካክላለሁ። እንዲሁም ለስራ መልበስ ያለብኝን ልብሴን እለብሳለሁ ከዛ በኋላ ቁርስ የተዘጋጀውን ቁርስ ወደ ቁርስ ወደ መብላት እሄዳለሁ። ሻይ መጠጣት ካለብኝ ሻይ ወይንም ቡና መጠጣት ካለብኝ እጠጣለሁ አልፎ አልፎ ውሃ ብቻ ጠጥቼ ቁርሴን በልቼ የምወጣበት አጋጣሚ አለ እንደዛ ነው የማደርገው ወደምሰራበት መስሪያ ቤት የአስራ አምስት ደቂቃ የእግር መንገድ ስለሆነ በእግሬ ወክ እያደረኩኝ እሄዳለሁ። ይሄ ነው የጧት ተግባሬ ማለት ነው። የጧት እለታዊ ተግባሬ ይሄን ይመስላል ሌሎች ጥያቄዎች ካሉ ለመመለስ ፈቃደኛ ነኝ አመሰግናለሁ።

የስራ ምኞትህ ምንድናቸው? ተብሎ ለተጠየቀው ጥያቄ ምላሽ ለመስጠት እፈልጋለው። የስራ ምኞቴ እኔ በቀጣይ እስካሁን አስራ ስድስት አመት ተቀጥሬ የሰራሁበት መስሪያ ቤት አለ። አሁን በቀጣይነት በግሌ የራሴን ስራ ፈጥሬ። በግሌ ብቻ አይን የራሴው ኤጀንሲ ኖሮኝ ብሰራና ቀጣይ ህይወቴን የምፈልጋቸውን የአማረ ህይወት እንድኖር እፈልጋለሁ። ይሄን እንዲያሳካልኝ የእግዚአብሔርን ፍቃዱ ይሁን እላለሁ። ሌሎች የተመሳሳይ የጥያቄዎችን ለመመለስ ፍቃደኛ ነኝ። አመሰግናለሁ።

ሰዎችን በአይንህ ትመለከታለህ ለሚለው ጥያቄ ምላሽ ለመስጠት አዎ ሰዎችን በአይኔ እመለከታለሁ ለመግባባት ለማውራት የተለያዩ የተለያዩ መረጃዎችን ለመለዋወጥ የሰዎችን አይን እመለከታለሁ ምን እንዳሰቡ ምን ለመናገር እንደፈለጉ በሳይኮሎጂም ቢሆን ለመረዳት ይረዳኛል ማለት ነው። በማድረግ ከፊት ፊቱ ፊቱ የሚለው አባባልን በመጠቀም ከሰዎች ጋር ለመነጋገር ለመግባባት። እኔ ያልኩትን ምን ሪስፖንስ እንዳለው ምን አይነት ምላሽ እንዳለው ከፊቱ ማወቅ ስለሚቻል ሰዎችን በአይን እመለከታለሁ ማለት ነው። እነዚህ አይነት ጥያቄዎች ስለጠየቅከኝ እና ቀጣይ ለምትጠይቀው ጥያቄ ለመመለስ ዝግጁ ነኝ አመሰግናለሁ።

በቤት ውስጥ ወይንም በውጪ መሆን ትፈልጋለህ ለሚለው ጥያቄ ምላሽ ለመስጠት ነው። እኔ ለስራ ብቻ ውጪ ብሆን ከስራ ሰዓት በኋላ እቤት መሆን ይመቸኛል። እቤት ስሆን የተለያዩ በመስመር ላይ የሚሰሩ ስራዎችን እየሰራው በቀጣይ በግሌ ለመስራት ስለምፈልግ እቤት የራሴው ቤት በሆኜ ማሳለፍ ነው የምፈልገው። የእረፍት የእረፍት ቀኔንም ቤቴ ነው መሆን የምፈልገው ማለት ነው። ለስራ ሰዓት ብቻ ነው ከቤቴ ውጪ መሆን የምፈልገው። እንዲሁም መዝናናት በሚያስፈልገኝ ሰዓት እረፍት በሚያስፈልገኝ ሰዓት የእግር መንገድ እሄዳለሁ ማለት ነው። እንደዚህ አይነት ጥያቄዎችን ለመመለስ በቀጣይ ጥያቄዎች ካሉ እመለሳለሁ። ይሄን ስለጠየቃችሁኝ አመሰግናለሁ።

በልጅነትህ የምትወደው ጨዋታ ምንድነው? ተብሎ ለተጠየቀው ጥያቄ ምላሽ ለመስጠት ነው። እኔ በልጅነቴ የምወደው ጨዋታዎች ብዙ ናቸው የእግር ኳስ። ሌባና ፖሊስ። ዋና እና ዋና እንደ ሆቢዬንም ነው። በጣም የምወደው ነው ስለዚህ የተለያዩ ጨዋታዎችን እየተጫወትን ነበር። ሩጫ በጣም የምወደው ነው። ስለዚህ በልጅነታችን ብዙ አይነት ጨዋታዎችን ተጫውተን ነው ያደግነው። ስለዚህ የተለያዩ ጨዋታዎችን እየፈጠርን የምንጫወታቸው ጨዋታዎች አሉ። እነዛ ጨዋታዎች ብዙ ትምህርቶችን ብዙ ጊዜ የልጅነት ጊዜአችንን በጥሩ ሁኔታ እንዳሳልፍ ረድቶኛልጨዋታንን እንዳሳልፍ ረድቶኛል። እንደዚህ አይነት ጥያቄ ስለጠየከኝ አመሰግናለሁ።

የስራ ልብስ ትለብሳለህ ተብሎ ለተጠየቁት ጥያቄ አዎ ስራ ስሄድ የምለብሰው ልብስ የተለየ ልብስ ነው ንጽህናውን የጠበቀ የተተኮሰ ንጹህ የሆነ ልብስ ነው የምጠብቀው። የምለብሰው ምክንያቱም ፕሮቶኮሌን ጠብቄ ወደ ስራ ቦታዬ ነው የምሄደው ቤት ስሆን ደግሞ ቤት ውስጥ የሚል ለበሱ። የማይከብዱ ዘና አድርገው ራሴን። ከቢሮ የተለየ ውጪ ከሚሄደው የተለየ አይነት አለባበስ ነው የምለብሰው። የአለባበስ ሁኔታየ ይሄን ይመስላል። ሌሎች ጥያቄዎች ካሉ ለመመለስ ፍቃደኛ ነኝ። አመሰግናለሁ።

በብዙ ህዝብ መካከል መሆን ይመችሃል ለሚለው ጥያቄ አዎ ለኔ ምንም ችግር የለውም። ነገር ግን ከብዙ ሰዎች መሃል መሆን ማለት አንዳንድ ጊዜ ፍራቻን ይፈጥራል። የማናውቃቸው ከሆነ ከእነሱ ጋር ተገብቶ ለረጅም ሰዓት መቀመጥ ይከብዳል። ስለዚህ ብዙ ህዝብ መካከል ሰዎችን ስለምንፈራ ከፍተኛ ፍራቻ ይመጣብናል ማለት ነው። እንደዚህ አይነት ነገሮችን በመጋፈጥ ፍራቻን ማስወገድ ይቻላል ማለት ነው። ምንም ማለት አይደለም ልክ እነሱም እንደኛ ሰዎች ስለሆኑ ሰዎችም መፍራት ሳይሆን እግዚአብሔርን መፍራት ነው። የሚያስፈልገውን ነገር ምንም ፍራቻን ማስወገድ ነው። ምንም የተለየ አዲስ ነገር ስላሌለህ እንደዚህ አይነት ፍራቻዎችን ተጋፍጦ ፍራቻን ማስወገድ ያስፈልጋል እንደዚህ አይነት ጥያቄ ለመመለስ ፈቃደኛ ነኝ አመሰግናለሁ።

በትምህርት ቤት የምትወደው የትምህርት አይነት ምንድነው? ብለህ ለጠየቅከኝ ጥያቄ እኔ በትምህርት ቤት የምወደው የትምህርት አይነት እንግሊዘኛ እና አማርኛ ነበረ። እንግሊዘኛ እና አማርኛ በጣም ደስ ይለኛል። ምክንያቱም ቋንቋ መግባቢያ ስለሆነ ቋንቋ ትምህርቶችን በጣም እወዳለሁኝ። በጣም ያስደስቱኛል ቋንቋ መግቢያ ነው። ቋንቋዎች ላይ አማርኛ እና እንግሊዘኛ በጣም ከምወዳቸው የትምህርት አይነቶች ናቸው። ምክንያቱም መምህራኖቹ የሚያበረታቱ አስተማሪዎች ስለሆኑ ሊሆን ይችላል። የተለያዩ እነዚህን ትምህርቶች ምንወድባቸው ምክንያቶች ሊኖሩ ይችላሉ። ከአስተማሪው አቀባበል ከተማሪው መምህሩም ከመውደዱ የተነሳና የተለያዩ ምክንያቶች ሊሆኑ ይችላሉ ተብሎ ይገመታል። እንደዚህ አይነት ጥያቄ ስለጠየከኝ አመሰግናለሁ።

በብእር ወይንም በእርሳስ ትጽፋለህ ብሎ ለተጠየቀው ጥያቄ ምላሽ ለመስጠት ነው። እኔ በአሁኑ ሰዓት በብእር ብቻ ነው የምጠቀመው ምክንያቱም የቢሮ ሰራተኛ በመሆኔ። በብእር ነው የሚሰራው። ድሮ ተማሪ የነበርኩት ጊዜ። የሂሳብ ትምህርት ብቻ በእርሳስ እንጽፋለን። በአሁኑ ሰዓት ግን የቢሮ ሰራተኛ። ትምህርቴን በዲግሪ ፕሮግራም የጨረስኩና የቢሮ ሰራተኛ በመሆኔ በእስክሪፕቶ ነው ምጠቀመው ነው ማለት ነው። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ።